ወደ ገበያ አብዛኛውን ጊዜ እኔ አልሄድም። ማለት ጥያቄው የሚለው ምን ያህል ጊዜ ወደ ገበያ ትሄዳለህ ነው? ለዛ እኔ አብዛኛውን ጊዜ ወደ ገበያ ልሂድም። ግን አብዛኛውን ጊዜ የቤት አስቤዛ የምትገዛው እናቴ ናት። አሁን ለምሳሌ። አሁን ለምሳሌ ሽንኩርት። ድንች ካሮት እነዚህ የመሳሰሉትን በየቀኑ የምንበላቸው ምግቦች አሉ። እነሱ ምግቦች አብዛኛውን ጊዜ ይዛ የምትመጣው እናቴ ናት እና እነሱን ነገሮች ይዛ የምትመጣው ደግሞ ከገበያ ነው። ስለዚህ ከገበያ ሄዳ መትገዛዛው እነዚህ ነገሮች እሷ ናት። ያው ኢትዮጵያ ውስጥ እንደምናውቀው እንደ እንደተለያዩ የሰለጠኑ ሀገራቶች። ሱፐር ማርኬት እየሄድን ምናምን የምንገዛው ነገር የለም። ሁሉ ነገር ባህላዊ ነው ማለት የድሮ ነው። እየሄድን የምንገዛው ጉሊት ነው። ወይም ደግሞ ትንንሽ ሱቆች ለዚህ ተብለው የተከፈቱ ሱቆች አሉ። እነሱ ሱቆች ጋር እየሄድን እንገዛለን እና ያኔ እነሱን ነገሮች በየጊዜው እየሄደች የምትገዛው እናቴ ናት። ያው አብዛኛውን ጊዜ ደግሞ ስናይ ደግሞ እንደዚህ አይነት ነገሮችን የሚያደርጉት የቤት እመቤቶች ናቸው። ለዛ እሷም የቤት እመቤት እንደመሆኗ መጠን። እየሄደች የምትገዛው እናቴ ናት ማለት ነው። ነገር ግን አሁን ሌሎች ኬዞችን ካየን ግን በሌላው ነገሮች ካየን ግን አሁን ለምሳሌ ልብስ በመግዛት ሊሆን ይችላል። ወይም ደግሞ ወጣ ያሉ እቃዎችን ከመርካቶ ለምሳሌ የቤት እቃዎችን መግዛት ሊሆን ይችላል። ያው ይህንንም የቤት እቃዎች የመግዛት ሀላፊነቱ ወይም ደግሞ ሀላፊነቱ የሁላችንም ቢሆንም ግን በዋናነት የኔነት ተሰምቷት በቃ ሁሌ የምትገዛው እናቴ ናት። እና እሷ ናት የምትገዛው ይሄንን ነገር ማለት ነው። ነገር ግን ያው አንዳንዴ ደግሞ እኛም እንደ እንትን እንደ ቤተሰብ አባልነታችን እየሄድን እንገዛለን። ስለዚህ አሁን ይህንን ነገር ለምሳሌ መርካቶ ሄደን መግዛት ካለብን ይህንን ይህንን ነገር እኛ እንገዛለን ግን። ቀን በቀን ያሉ ነገሮችን የምታካሂደው ግን እናቴ ናት ለዛ የቀን በቀን ሂደቶች ከሆኑ እነዚህ ሽንኩርት ምናምን የሚገዛዙ ነገሮች ከሆኑ እናቴ ናት የምትገዛው ነገር ግን ሄጄና ገዢ ብትለኝ እኔም ሄጄ እገዛለሁ። ግን አብዛኛውን ጊዜ ያው እንደ ቤት የቤት እመቤት ናት ይህንን ነገር የምታደርገው ለዛ እሷ ናት እየሄደች የምትገዛው ማለት ነው። ያው እኔም አይቀርልኝም የቤት እመቤት ስሆን ሄጄ መግዛት ሀላፊነት ይኖርብኛል። ያው አሁን ላይ ግን እየሰለጠንንም ስለሆነ ባሎችም እየሄዱ የሚገዙበት ጊዜም አለ ወይም ደግሞ ሁኔታዎች አሉ። እና ይህንን ነገር ግን ያው እኛ ቤት በእኛ ቤት ሁኔታ ከታየ አብዛኛውን ጊዜ እናቴ ናት ይሄንን ነገር የምታከናውነው ማለት ነው። ነገር ግን እንደተባለው ደግሞ ለምሳሌ አሁን የልብስ መግዛት ወይ ደግሞ ወጣ ወጣ ያሉ እቃወችን መግዛት እነዚህ እነዚህ ከሆኑ ደግሞ እኛም ሄደን የምንገዛበት ሁኔታ አለ። ስለዚህ እኔ አሁን ለምሳሌ እንደ አጠቃላይ ከተጠየቅኩኝ ገበያ ምን ያህል ለምን ያህል ጊዜ ትሄጃለሽ ብባል? በጣም እየቆየው ነው የሚሄደው ቢያንስ በወር አንዴ ብሄድ ነው። ወይ ደግሞ በአመትም ሁለት ሶስትም ሊሆን ይችላል ማለት እንደ ሁኔታው ነው እኔ ምሄደው ማለት ነው። ስለዚህ ብዙም ጊዜ ያው ገበያ ላይ ማተኩር ሰው አይደለሁም ወይ ገበያ የሚሄድ ሰው አይነት ሰው አይደለሁም። ያው ምንድነው በቤት ውስጥ ያሉ ስራዎች ካሉ የማግዛቸው ነገሮች አግዛለሁ። በተረፈ ግን አሁን ስራ አሁን በዚህ ሰዓት ስራ የለኝም። ነገር ግን ስራ የነበረኝ ጊዜ ያው ቀጥታ ጠዋት እወጣለሁ ማታ ገቢ ነኝ ከስራ ስራ እሄዳለሁ ስራ እመለሳለሁ። ስለዚህ ወደ ገበያ የሚሄድበት አጋጣሚዎች በጣም ትንሽ ናቸው። አሁን ለምሳሌ ለራሴ የተለያዩ ነገሮች ጫማም ልብስም ካማረኝ ከስንት አንድ በወር በወር ራሱ ላልሄድ እችላለሁ ብቻ እንደዛ በቸገረኝ ጊዜ ነው ሄጄ ልገዛቸው የምችለው እነዚህን አይነት ነገሮች ማነው? ስለዚህ እየቆየሁ ነው። ወደ ገበያ ሊሄድ የምችለው። ነገር ግን አሁን ሂጂ ብባል ግን የሆነ ነገር ቢያስፈልግ በሆነ አጋጣሚ ሊሄድ እችላለሁ ግን እንደ አጠቃላይ ከታየ ግን በወር አንዴ ብሄድ ነው። ማለት አማካኝ ከታየ እኔ በወር አንዴ ወደ ገበያ ብሄድ ነው ማለት ነው። አብዛኛውን ጊዜ ያው የቤት እመቤት ስለሆነች ወደ ገበያ የምትሄደው ማለት ነው። ያው ወደፊት ሳገባ እኔም ጀስት እሄዳለሁ ብዬ አስባለሁ። መግዛቴ ስለማይቀር ማለት ነው። እና እነዚህ ነገሮች የማደርገው እንደዚህ ነው። ሌላ በተረፈ ወደ ገበያ ብዙም የመሄድ ፍላጎቱ የለኝም። ማለት አሁን ለምሳሌ አንዳንድ ሰው ሊወድ ይችላል ወደ ገበያ መሄድ ነገር ግን እኔ ገበያ የመሄድ ምወድ አይነት ሰው አይደለሁም

በስራህ ላይ ምን? ተግዳሮት አለ ነው የሚለው ጥያቄው ያው እኔ እንደየስራው አይነት ይለያያል። አሁን ለምሳሌ ቤቴ ሙሉ ከሆነ የቤት ስራዎች ይኖራሉ። የኔ ስራ አብዛኛውን ጊዜው እንደተለመደው ሴት ልጆች። የቤት ውስጥ ሲቀመጡ ቤት ውስጥ የሚሰሯቸው ስራዎች አሉ። ከነዛም ስራዎች ውስጥ ለምሳሌ ያህል ቤት ማጽዳት ልሰራ እችላለሁ ወይም ቤት ላጸዳ እችላለሁ። ምግብ ላበሰል እችላለሁ። የሚታጠቡ ልብሶች ካሉ ልብሶችን ላጣጥብ እችላለሁ። እና ሌላም ደግሞ እንደዚህ የሚላላኩ ነገሮች ካሉ እነሱን ነገሮችንም ላከናውን እችላለሁ። ስለዚህ አንድ አንዲት ሴት እቤት ውስጥ ስትሆን የምትሰራቸውን ስራዎች ልሰራ እችላለሁ ማለት ነው። ነገር ግን ደግሞ ወደ ቢሮ ሄጄ ደግሞ የምሰራቸውን ስራዎች ከተባለ ደግሞ እኔ በኤሌክትሪካል እና ኮምፒውተር ኢንጂነሪንግ ምሩቅ ነኝ። እና እንደ እንደ እንደኔ ፊልድ እንደ ዲፓርትመንቴ የምሰራቸው ስራዎች ይኖራሉ። ለምሳሌ ያህል እኔ አሁን ተሰማርቼ ያለሁት ዘርፍ በግንባታ ስራ ውስጥ ነው። ግንባታ ላይ ሆኖ ደግሞ የኤሌክትሪካል ስራ ነው የምሰራው። እኔ እና በኤሌክትሪካል ስራ ውስጥ ደግሞ በጣም ብዙ ነገሮች አሉ ውስጥ ለውስጥ ስናየው። ለምሳሌ ያህል ኤሌክትሪካል ላይ በመጀመሪያ ኮምፒውተር ላይ ንድፍ መውጣት አለበት። ሂደን ህንፃው ላይ ከመሰራቱ በፊት የተለያዩ አምፖሎች እንዲሁም ደግሞ ማብሪያ ማጥፊያዎች የውሃ ማሞቂያ ማብሪያ ማጥፊያ ሊኖር ይችላል ሶኬቶች አሉ። ኢንተርኔት የሚቀመጥበት ቦታ አለ እንዲሁም ደግሞ የእሳት አደጋ አላርሞች አሉ። እነዚህ እነዚህ ነገሮችን የቱ ጋር ነው የምናስቀምጠው የሚለው ነገር? መጀመሪያ ኮምፒውተር ላይ ነድፉ መውጣት አለበት። ከዛም በኋላ ደግሞ ምን ያህል ሀይል ይፈልጋል የሚለውንም በሂሳብ አስልተን መጀመሪያ እናውቀዋለን ከዛ እሱን ካወቅነው በኋላ ነው ወደ ተግባር የምንሄደው ማለት ነው። በተግባር ስራውን ህንፃው ላይ የምንሰራው ስለዚህ። እንደ እንደ ስራዬ ከቤት ውስጥ ከቤት ውጪ ያለ ስራዬ ደግሞ ምንድነው? ይሄኛው ነው። ስለዚህ የህንፃን ወይም የኤሌክትሪክ ስራን ንድፍ አወጣለሁ ንድፍ ካወጣሁ በኋላ ደግሞ ብስትክክል መተግበሩን እያንዳንዱን ነገር እየሄድኩኝ ቼክ አደርጋለሁ ማለት ነው። ስለዚህ ይሄኛው አንዱ የኔ ስራ ነው ማለት ነው። ሌላኛው ስራዬ ነው ማለት ነው። ስለዚህ እንደየስራው ይለያያል ሌላ ደግሞ በሶስተኛ ደረጃ ደግሞ ምን እሰራለሁ በትርፍ ሰዓቴ እንትን እሰራለሁ። ይሄም ኬኮችን መስራት ትንንሽ ኬኮች ቶርታዎች የሰርግ ኬኮች የቀለበት እነዚህ የመሳሰሉ ለተለያየ ዝግጅት የሚሆን ኬኮችን አዘጋጃለሁ። እና እነዚህን ኬኮች በማዘጋጅበት ሰዓት የተለያየ ክፍያ ነው የማስከፍለው። እና እነዚህን ኬኮች እሰራለሁ ማለት ነው ስለዚህ በስራየ ላይ ሌላ ተገዳሮቴ ምንድነው ይሄኛው ነው። ኬኮችን ማዘጋጀት ማለት ነው እና ይሄንን ስራ የጀመርኩት ደግሞ እንደ ተጨማሪ የገቢ ምንጭ እንዲሆነኝ ስላሰብኩኝ ነው። አሁን ለምሳሌ በኤሌክትሪካል ምህንድስና እየሰራሁበት እገኛለሁ ነገር ግን አሁን እሱን እሱ ብቻ በሱ ብቻ ስራውን መስራት በቂ አይደለም። ማለት የ እንትኑ ይሄ የ የሚያስገኝልኝ የ ገቢ ምንጭ ለኔ በቂ አይደለም። ለዛ የገቢ ምንጬ እንዲሰፋልኝ ስለፈለኩኝ። ይህንን በትርፍ ሰዓቴ እቤት ውስጥ የተለያዩ የማህበራዊ ገጾች ላይ አካውንት በመክፈት እነሱ ላይ ስራዎቼን በማሳየት ከዛ ስራዎቼን በማየት የመጡ ያዙኛል የተለያዩ ሰዎች እነሱ ያዘዙኝን እሰራለሁ ማለት ነው። ስለዚህ በዚህ ስራ እንደ ተጨማሪ የገቢ ምንጭ ሆኖኛል ማለት ነው። ለኔ እና ይሄንንም እሰራለሁ። እና ደግሞ የተለያዩ ነገሮችን መሞከርም እወዳለሁ። ያው ዞሮ ዞሮ ማንም ሰው እዚህ አለም ላይ ሲኖር ቀጠለ መንገድ የለውም። ሁላችንም የሆነ ነገር ላይ ማደግ እንፈልጋለን። የገቢ ምንጫችን እንዲሰፋ እንፈልጋለን ስለዚህ የገቢ ምንጬ እንዲሰፋ ሌላ የማደርጋቸው ነገሮች አሉ። ለምሳሌ በ ኦንላይን የምሰራቸው ስራዎች ልክ እንደዚህኛው አይነት ፕላትፎርም ሳገኝ የምሰራቸው ስራዎች አሉ ማለት ነው። ስለዚህ የኦንላይን ስራዎችንም እሰራለሁ ስለዚህ ይሄን ይመስላል የኔ ስራው

ጥያቄው ገንዘብ ትቆጥባለህ ወይ ነው? እኔ አሁን በጣም ገንዘብ የምቆጥብ አይነት ሰው ነኝ። ብዬ አላስብም። ያው እንዴት ነው ቁጠባ ሲባል አይነት አለው። አሁን ለምሳሌ የሆነ ነገር ቸግሮኝ እየፈለኩትኝ ገንዘቡን መያዝ እና ነገር ግን ለምፈልገው ነገር ደግሞ የተጠቀምኩኝ የቀረኝን መቆጠብ። ይሄ ሁለቱ ነገሮች የተለያዩ ነገሮች ናቸው። እና እኔ አሁን ለምሳሌ የሆነ ነገር ካማረኝ እሱን ከመግዛት ወደኋላ አልልም። ያው እገዛዋለሁ ምክንያቱም ቀን ባለፈ ቁጥር ያ ነገር ያማረኝ ነገር እንትኑ ይሄ ዋጋው እየጨመረ ነው የሚመጣው ያ ገንዘብ ግን ዝም ብሎ ከተቀመጠ ምንም ነገር እየሰራልኝ አይደለም። ስለዚህ የሆነ ነገር ማድረግ ካለብኝ ይሄን ገንዘብ አውጥቼ አደርግበታለሁ። ለምሳሌ አሁን እኔ ብሬስ መሰራት እፈልጋለሁ እና አሁን እሱን ለመሰራት ጥርሴን ለመሰራት ገንዘቡ ለምሳሌ በዚህኛው አመት አስራ አምስት ሺህ ብር ሊሆን ይችላል። በዚህኛው አመት ቆይ ልቆጥበው ብዬ አስቀምጬው ግን ብሬስ ወይም ደግሞ ጥርሴን መሰራት እየፈለኩኝ እሱን አስቀምጬው ቀጣይ አመት እሰራለሁ ብዬ ባስቀምጠውና ይህንን ገንዘብ ደግሞ ቀጣይ አመት አውጥቼ ጥርሴን መሰራት ብፈልግ ሆያ ሺህ ብር ሊሆንብኝ ይችላል ሊጨምር ይችላል። ስለዚህ በጊዜው በወቅቱ ማድረግ ያለብኝ ነገር ግዴታ የሆኑ ነገሮች ወይም ደግሞ ግዴታ እንኳን ባይባሉ ራሱ አስፈላጊ መስለው ከታዩኝ ማደርጋቸው ነገሮች ከሆኑ እነሱን ገንዘቡን አውጥቼ ለእነሱ ነገሮች እጠቀማለሁ። ነገር ግን አላስፈላጊ የሆኑ ነገሮች ከሆኑ ግን እነሱ ላይ ብዙም ትኩረት አላደርግም። አሁን ለምሳሌ ከጓደኛ አብዛኛውን ጊዜ እየወጡ መዝናናት በጣም ብዙ ብር ያባክናል። ያው ከጓደኛዋ መዝናናት ደስ ይላል። ነገር ግን ደግሞ ካለን አቅም አንፃር ማየት አለብን። አሁን ማንኛውም ሰው በየቀኑ እየወጣ ከጓደኛው ጋር የሆነ ካፌ ተገናኝቶ እያወራ እየተጫወተ ቢገባበዝ ሁሉም ሰው ደስ ይለዋል ነገር ግን ደግሞ አቅማችንን ማወቅ አለብን። ማለት አሁን ምንም ብዙ ብር ሳይኖረን ልክ አንድ ብር የተወሰነ ብር ስናገኝ እንውጣ ብለን ቶሎ ብለን ያቺን ብር ውድም ማድረግ ያ ተገቢ ነው ብዬ አላስብም። ምክንያቱም የሆነ ሰዓት በሚያስፈልገን ሰዓት ዜሮ ብር ከሆንን ያኔ ማንም ሊረዳን ስለማይችል እሱን ታሳቢ በማድረግ መቆጠብ ይገባናል። ስለዚህ እንደዚህ አይነት አላስፈላጊ የሆኑ ነገሮች ከሆኑ ገንዘቤን አላወጣም እና እቆጥባለሁ በእንደዚህ አይነት ኬዞች ማለት ነው። ነገር ግን አስፈላጊ ነው ብዬ ያሰብኳቸው ነገሮች ካሉ ወይም ደግሞ በጣም ግዴታ ባይሆን ራሱ አስፈላጊ ነው ብዬ የማስባቸው ነገሮች ካሉ እነሱ ነገሮች አደርግበታለሁ። ለምሳሌ አሁን ደሞዜ አስር ሺህ ነው እና ልክ ደሞዜ በሚወጣበት ሰዓት እሱን ገንዘብ ዝም ብዬ አላስቀምጠውም። ያው የትራንስፖርት ወይም ደግሞ ለመሳፈሪያ የሚሆን ገንዘብ አስቀምጣለሁ። ሌላውን ግን አሁን ለምሳሌ እኔ የኬክ በትርፍ ሰዓቴ ኬክ እሰራለሁ። ወይም ደግሞ ኬክ የተለያዩ ኬክ ሰው ሲያዘኝ እነሱን ኬኮች እሰራለሁ እና የእነሱን በምሰራበት ሰዓት በጣም ብዙ አይነት ግብአቶች ያስፈልጉኛል ለምሳሌ አሁን መጋገሪያ እንትን ፓትርያስ ያስፈልገኛል። እንዲሁም ደግሞ የተለያዩ ሚዛኖች እንዲሁም ደግሞ ክሬም መስሪያ ማሽኖች ያስፈልጉኛል። እና እነሱን ነገሮች እገዛበታለሁ እና እነዚህ ነገሮች አሁን ለኔ ግዴታ ናቸው ጊዜ በሄደ ቁጥር ደግሞ እየተወደዱ ነው የሚመጡት። ስለዚህ አሁን በጊዜው እንትኑ አቅሙ ካለኝ ወይም ብሩን ካገኘሁኝ እነዚህን እቃዎች እያሟላሁበት እሄዳለሁ ቀን በቀን ማለት ነው። ስለዚህ እንደዚህ አስፈላጊ ናቸው ብዬ የማስባቸው ነገሮች ካሉ ለእነሱ አውለዋለሁ ይሄንን ብር ማለት ነው። እንጂ ሌላ አላስፈላጊ ነገሮች ከሆኑ ግን በጭራሽ ገንዘቤን አላወጣም። እና ገንዘቤን እቆጥባለሁ። ነገር ግን ደግሞ ስናስበው አስር ሺህ ብር አሁን የወር ደሞዝተኛ ሆኜ አስር ሺህ ብር ምንም ጥቅም የለውም። አሁን ካለው የህይወት ወይም ደግሞ የኑሮ ሁኔታ ሲታይ ኑሮ በጣም ተወዷል ለዛ ይሄ አስር ሺህ ብር ምንም አይነት ጥቅም የለውም። ስለዚህ እስከዛሬ ድረስ ቆጥበሻል ወይ? ተብዬ ብትጠየቅ ምንም የቆጠብኩት በር የለም እንደውም ሰው ላይ ብድር አለብኝ። ስለዚህ ያን ያህል እኔ ቁጠባ ላይ ቁጠባን የምደግፍ ሰው ነኝ። ግን ብሩ ያን ያህል ስለሌለኝ እስከዛሬ እኔ ምንም አምስት ሳንቲም ቆጥቤ አላውቅም። ነገር ግን ደግሞ ብር በማገኝበት ሰዓት እንዳልኩት የተለያዩ እቃዎችን የሚያስፈልጉኝን

ሃይማኖታዊ ግብር በደንብ ነው የማከብረው። አሁን እኔ በእምነቴ እስልምና ተከታይ ነኝ። እና በእስልምና ምን ይባላል? ልክ ረመዳን እየተጾመ እያለ። የሆነ ሰዓት ሃያ ሰባተኛው ላይ ወይ? ረመዳን ወቅት ላይ በቃ ጊዜ አለው እና በዛ ጊዜ ግብር የእስላማዊ ግብር አለ እሱም ዘካ ይባላል። እና ይሄንን የኢስላማዊ ግብር ወይም ደግሞ ዘካ። ካለን ንብረት ላይ። ሁለት ነጥብ አምስት ፐርሰንቱን። ለድሆች ማከፋፈል የሚባል ወይም ደግሞ ግዴታ የሆነ የሆነብን ግዴታ ሆኖብናል ለሁላችንም የእስልምና ተከታዮች ማለት ነው። እና ይህንን ሀሳብ በጣም ነው ምደግፈው። ለዛ እስልምናውም ስላዘዘውም በጣም ደስተኛ ነኝ። ደስ እያለኝ ነው ምተገብረው። ነገር ግን ገደብ አለው። አሁን ለምሳሌ አንድ ሰው ያንን ገንዘብ ማውጣት የሚችልና ወይም ደግሞ ያንን ግብር መክፈል ያለበት ሰውና የሌለበት ሰው አለ። አሁን ለምሳሌ አስር ሺህ ብር እኔ አሁን ደሞዝተኛ ነኝ ከእጅ ወደ አፍ ነኝ። እና እኔ አሁን በአቅሜ አይደለም ሰው ልረዳ እኔ ራሱ መረዳት ያለብኝ ሰው ነኝ ብዬ ነው የማምነው። ያው ቤተሰቦቼ ባይኖሩ ኖሮ ጎዳና የምወጣ አይነት ሰው ነኝ። ምንም አይነት ደሞዜ ብቻ አስር ሺህ ብሩ ብቻ ይበቃኛል የምል አይነት ሰው አይደለሁም። አይ ምክንያቱም ስለማይበቃ አይበቃም። እና አሁን የእስላማዊ ግብር ግን የምንለው ማለት ነው። እሱ ሲመጣ አዎ ለምሳሌ በጣም ብዙ የተቸገሩ ሰዎችም አሉ ከእኔም በላይ። እና እነሱ አሁን በዚህ ጊዜ የሚረዱበት ጊዜ ነው። እና በእስልምና ህግ ደግሞ ምን ይባላል? አንድ ሰው ልክ ሊ ሁለት ነጥብ አምስት ፐርሰንት ግብሩን ሊከፍል ሲል በመጀመሪያ መጀመሪያ ያለበት ከቤተሰቡ ነው። አሁን ለምሳሌ አሁን ለምሳሌ እኔ ግብር ስገብር ለልጄ አልችልም። እና ደግሞ ለእናት ለአባት ግብር መገበር አይቻልም ምክንያቱም እነሱ የኔ ግዴታ ስለሆኑ ማለት ነው። ነገር ግን ከዚህ ውጪ ያሉት እህት ወንድም እና ደግሞ እነዚህ የኔ ቅርብ የምላቸው ዘመዶቼ ናቸው። ለዚህ ስለዚህ ይህንን ግብር በምንገበርበት ሰዓት በዋናነት መጀመር ያለብን ከቤተሰብ ነው። ስለዚህ ከቤተሰብ ይጀመራል። ከቤተሰብ ተጀምሮ ከዛም በኋላ እየተባለ ለቅርብ ዘመድ ከዛ እየተባለ እየተባለ ይኬዳል ማለት ነው። ወይም ደግሞ ወደ ሩቅ ዘመድ መሄድም ይቻላል ማለት ነው። ሰው ከታጣ ማለት ነው። አሁን ለምሳሌ ሁሉም ሀብታም ሊሆን ይችላል እህት ወንድሞቼ ሁሉም ሀብታም ሊሆኑ ይችላሉ። ስለዚህ እነሱ ይሄ ግብር አይገባቸውም ብዬ ካሰብኩኝ ሌላ የቅርብ ዘመድ የማውቀው ሰው እፈልጋለሁ። እዛም ካጣሁኝ እያልኩኝ ሰው ፈልጌ ያንን የእስልምናን ግብር እገብራለሁ ማለት ነው። እና በዚህ ጊዜ ደግሞ ማለት ነው በምንገብርበት ጊዜ። ለምሳሌ አሁን ካለን ብር ሁለት ነጥብ አምስት ፐርሰንቱ ነው የሚወጣው ብለናል። ለምሳሌ አምስት ሚሊየን ቢኖር ሁለት ነጥብ አምስት ፐርሰንቱ የሆነ ያህል ሊሆን ይችላል። እና ያንን ብር አሁን ለምሳሌ ዝም ብለን አስልተን አሁን አምሳ ሺህ ብር ወይ መቶ ሺህ ብር ነው ብንል። ይሄንን መቶ ሺህ ብር ለብዙ ሰው። መቶ መቶ ብር እያደረግን ከምንሰጥ ሚወደደው እንዴት ነው? ለአንድ ሰው ሙሉ አምሳ ሺህ ብሩን መስጠት ነው የሚወደደው። ምክንያቱም ደግሞ ይሄ የሆነበት ምክንያት ምንድነው? አሁን ለእያንዳንዱ ሰው መቶ መቶ ብር ብሰጥ ያንን መቶ ብር የነሱን ህይወት አይቀይረውም። ስለማይቀይረው ግዴታ አሁን ለምሳሌ ለ እኔ ሄጄ አምሳ ሺህ ብሩን ለአንድ ሰው ብሰጥ ግን ያ ሰው የሆነ ያሰበው ስራ መስራት ያሰበው ስራ ሊኖር ይችላል። እና ያንን ስራ ይሰራበታል ይህንን ብር ወስዶ ማለት ነው። እና ያኔ እሱ ከሰራ በኋላ ደግሞ በዓመቱ ደግሞ እሱም በዚህ ብር ተለውጦ ለሌላ ሰው ደግሞ እሱም ይህንን ግብር የሚያወጣበት እድል ሊመቻች ይችላል። ስለዚህ በዚህ ጊዜ ለአንድ ሰው መስጠቱ ይወደዳል ማለት ነው። ብሩን ለብዙ ሰው ከመበተን ይልቅ እና እንደዚህ እየተባለ አሁን ብዙ ሰው እርስ በእርሳችን መረዳዳት እንችላለን። በዚህ ግብር አማካኝነት ማለት ነው ስለዚህ እኔ ሃይማኖታዊ ግብር በጣም በጣም በጣም የምደግፍ ሰው ነኝ ማለት ነው። እንደውም ለመንግስት ከሚገበረው ይልቅ ለሃይማኖታዊ ግብር ትልቅ ክብር አለኝ። ያው ለመንግስትም ጥሩ ነው መንገድ ይሰራበታል የጤና ተቋሞች አሉ ብዙ ነገር እና